ስልክህን ምን ያህል ጊዜ ትሞላለህ? እኔ ስልኬን የምሞለው አብዛኛው ጊዜ በቀን ሁለት ጊዜ ነው ጠዋትና ማታ ማታ የምሞላበት ምክንያት ተጠቅሜው ስለምውል እዛ ማታ ለተኛ ስል ሰክቼው አደራለሁ ማለት ነው። እንዲሁም ደግሞ አንዳንዴ ከረሳሁት ሌሊት አስራ አንድ ሰዓት ተነስቼ ስልኬንም እሞላለሁ ማለት ነው። እና በዚህ ምክንያት በቀን ሁለቴ ስልኬን እሟላለሁ። አብዛኛው ጊዜ ስልኬ ባትሪ እንዲያልቅ የሚያደርጉት ነገራቶች ምንድን ናቸው ካልንም ስልኬ እንዲያልቅ ባትሪው እንዲያልቅ የሚያደርጉ ነገራቶች የተለያዩ ጌሞችን በመጫወት ቲክቶኮችን በማየት እንዲሁም ደግሞ የተለያዩ ስልክ ጥሪዎችን በመደወል የቻርጀሬ የባትሪ መጠኑ ሊቀንስ ይችላል ማለት ነው። በዛ ሰዓት ቻርጀር ያስፈልገዋል እና ይሄን የማደርግበት ሰዓት ደግሞ ማታ ላይ ነው ከምሽቱ አንድ ሰዓት ጀምሮ ስልኬን ባትሪ እቸርጀዋለሁ ማለት ነው። እንዲሁም ደግሞ ልተኛ ስልክ ካልሆነ ደግሞ ሶስት ሰዓት አካባቢ ባትሪውን ቸርጄው እተኛለሁ ማለት ነው። ጠዋት ስነሳ መቶ ሆኖ አገኘዋለሁ ማለት ነው። ከዛ በኋላ ከጠዋት አንስቶ ደግሞ ቀጥ ብዬ ከተጠቀምኩበት እስከ ምሳ ሊያልቅ ይችላል ማለት ነው እስከ ሰባት ሰዓት ላይ ደግሞ እሰካዋለሁ ማለት ነው። እና በቀን እኔን ስልኬን ሁለቴ ባትሪ ቻርጅር አደርጋለሁ ማለት ነው። እና መቶ መቶ ሞላዋለሁ አንዳንዴ ደግሞ ሃምሳ ሃምሳ ልሞላው እችላለሁ። ወደ ለምሳሌ የሚያስፈልገኝ ከሆነ ወደ ተለያዩ ቦታውዎች ወደ ገበያ ይዤው ለሄድ ከፈለኩኝ ሃምሳ ብቻ አድርጌው እንዲሁም ደግሞ ሰባ ስልሳ አድርጌው እሄዳለሁ ማለት ነው። ያም የሆነበት አስፈላጊ ስለሆነ ማለት ነው እና በቀን እኔ ሶስቴ እሞላለሁ ብዬ አስባለሁ። እኔ ስልኬን ሶስት ሶስት ጊዜ እሞላና ሁለቴም ሶስቴም እንዲሁም ደግሞ ማታ ደግሞ አንዴ እሞላለሁ ማለት ነው ስልኬን። በዚህ መልኩ እኔ ስልኬን እጠቀማለሁ ባትሪዬን መቶ አደርጋለሁ ማለት ነው። ባትሪዬን እሞላለሁ ወይም ደግሞ ፉል አደርጋለሁ ብዬ አስባለሁ። አመሰግናለሁ ያለኝ ሀሳብ ይሄ ነው።

በትምህርት ቤት የምትወደው ትምህርት ምን ነበረ? እኔ ምወደው ትምህርት ትዝ እስከሚለኝ ድረስ እንግሊዘኛ ትምህርት ነው። እንግሊዘኛ ትምህርት በጣም አድርጌ ነው የምወድ። በጣም ደስ ይለኝ ነበረ እንዲሁም ደግሞ ከእንግሊዘኛ በኋላ ባዮሎጂ በጣም እወድ ነበረ። ባዮሎጂ እንዲሁም ደግሞ ኬሚስትሪ በጣም ደስ የሚሉኝ ትምህርቶች ነበሩ ማለት ነው። ሰብጀክቶች ነበሩ እና በእነሱ ጊዜ አልቀርም የነበረ አብዛኛው ጊዜ እነዚህ ሰብጀክቶች ለምንድነው ደስ ያሉኝ? ለምንድነው የወደድኳቸው? ካልነ አብዛኛው ጊዜ እኔ እንግሊዘኛ ፊልሞችን ስለማይ እንዲሁም ደግሞ እንግሊዘኛ ካርቶኖችን እንግሊዘኛ አሻንጉሊቶችን ሳይ ስለነበረ ይሄን እንግሊዘኛ ሚባለውን ትምህርት እንግሊዘኛ ሚባለውን ሰብጀክት ልወድ ቻልኩ ማለት ነው። በእንግሊዘኛ ትምህርቴም እኔ ጎበዝ ነበርኩ ትዝ ይለኛል ሁሉንም ፈተናዎች መቶ ከመቶ ነበረ ማመጣቸው የነበረው እና አሪፍ ውጤትም ነበረኝ ማለት ነው በእንግሊዝ እና እንዲሁም ደግሞ ኤ ነበር አምጥቼ ያለፍኩኝ እና ሀሪፍ ምለው የምወደው ትምህርት የምወደው ሰብጀክት ነበረ ማለት ነው። አመሰግናለሁ

መዋኘት ትችላለህ? መዋኘት በጣም አድርጌ ነው የምችለው። እንዲሁም ትዝ ይለኛል ልጅ እያለሁ አንስቶ የተለያዩ ወንዞች፤ የተለያዩ ባህሮች፤ በመሄድ ስዋኝ ነበር ማለት ነው ከጓደኞቼ ጋር። በፊት በመጀመሪያ ስገባ ለመጀመሪያ ጊዜ ሰምጬ እንዲሁም ደግሞ በአፌ ውሃ ገብቶ ነበርና ትንሽ ተጎድቼ ነበር ከዛ በኋላ ግን ዋና ቻልኩኝ ዋና መልመድ ቻልኩኝ ጓደኛዬ እያለማመዴ ነበረ። አሁን በደንብ አድርጌ ዋናን እዋኛለሁ ማለት ነው። እንዲሁም ደግሞ ሆቴሎች በምህድ ሰዓት ብር እየከፈልነ እዛ ከሆቴሎች ካለ ገንዳ ውስጥ ገብቼ ዋና ዋኛለሁ ማለት ነው። እና በደንብ አድርጌ ነው ዋና የምችል፤ እኔ በጣም ዋና በጣም ደስ ይለኛል። እኔ ከልጅነቴ ጀምሮ እስካሁን ድረስ ዋና ዋኛለሁ ማለት ነው ሰው ዋኝ ደግሞ የማደርገው ምንድነው ቁምጣ ለብሼ፤ እንዲሁም ደግሞ መነፀር አድርጌ፤ መዋኘት ደስ ይለኛል ማለት ነው። እና የዋና ጥቅሞቼ ምንድን ናቸው ካላችሁኝ የዋና የዋና ጥቅሞች ብዙ አይነት ጥቅም አለው ከጥቅሞች ውስጥ አንዱ ምንድነው ሰውነትን እንዲጎለብት ያደርጋል፤ እንዲሁም ደግሞ የአእምሮ ንቃት ይሰጣል፤ የአካል እንቅስቃሴ እንዲኖር ያደርጋል ማለት ነው፤ እና ትልቅ የሆነ ጥቅም አለው ማለት ነው። እንደ ኢትዮጵያ ደረጃ ዋና ምንድነው ጥቅሙ ካለ ለውድድር ይጠቀሙበታል፤ እንደ አለም ደረጃም እንዲሁ፤ ለውድድር ይጠቀሙበታል፤ እንደ ውድድር አድርገው በብር እንዲሁም ደግሞ፤ በዋንጫ የዋና ውድድር አለ ማለት ነው። እና እንደዚህ ለኢኮኖሚ ጥቅም አለው ብዬ አስባለሁ ለኢትዮጵያ ማለት ነው። ዋና ዋና አብዛኛው ጊዜ ህፃናቶች ዋና እንዲህ እንዲገቡ አይመከርም ማለት ነው። ምክንያቱም ህፃናቶች ሊሞቱ ይችላሉ፤ በአፋቸው ውሃ በሚገባበት ሰዓት ወደ ሳምባቸው በመሄድ ሊገድላቸው ይችላል ማለት ነው። እና ዋና ለህፃን ልጅ ጥሩ አይደለም ብዬ አስባለሁ። እና ዋና የማይችሉ ህፃናቶች ካሉ እናቶች አባቶች ልትጠናቀቁ ይገባል ማለት ነው። እና እባካችሁ ልጆቻችሁን በደንብ በጥንቃቄ ተመልከቱ ማለት ነው። ወደ መናፈሻ ስትወስዷቸው፤ ወደ መጫወቻ ስትወስዷቸው፤ ወደ ዋና ገንዳ ስትወስዷቸው፤ በአቅማቸው ወደሆነው ገንዳ ውስጥ እንዲገቡ ማድረግ አለባችሁ ማለት ነው። እና ዋና በጣም አሪፍ ነገር ነው ለሰውነት ጉልበት ይጠቅማል፤ ለጡንቻ ጉልበት ይጠቅማል፤ እና ዋና በጣም አሪፍ ነው እኔ ደግሞ ዋና በደንብ አድጌ ነው የምችል። እናም በዚህ ምክንያት እንድትዋኙ ሁላችሁንም እገብዛችኋለሁ ማለት ነው። ዋና የማይችል ሰው ብዙ ጊዜ ሊሆን የሚችል ህፃናት ሊሆን ይችላል፤ ወይም ደግሞ ተለማምዶ የማያውቅ ሰው እንዲሁም ደግሞ በጣም ሽማግሌ ሊሆን ይችላል፤ ዋና የማይችል ሰው ማለት ነው፤ አቅም የሌለው ውስጥ ገብቶ መንሳፈፍ የማይሆንለት ሰው ከሆነ፤ እንዲሁም ደግሞ የአካል ጉዳተኛ ሰው ከሆነ ዋና ባይገባ ውስጥ ውሃ ውስጥ ባይገባና ባይዋኝ ይመረጣል ማለት ነው። እና እኔ ዋና በደንብ አድርጌ እችላለሁ፤ ዋና በጣም ደስ ይለኛል በደንብ አድርጌ ነው የማውቅ ማለት ነው። አመሰግናለሁ ስለ ዋና ያለኝ አስተያየት ይሄ ነው። እና እኔ በደንብ ነው አድርጌ መዋኘት እችላለሁ አመሰግናለሁ።

ስልጠና ትወስዳለህ ስልጠና እኔ የትምህርት ስልጠና እወስዳለሁ እንዲሁም ደግሞ የኮምፒውተር ስልጠና እወስድ ነበር ማለት ነው እስካሁንም ድረስ እወስዳለሁ የትምህርት ስልጠና እንዲሁም ደግሞ የኳስ ስልጠና እወስዳለሁ። የትምህርት ስልጠና ስንል ደግሞ በኔ በእንስሳት እንዴት አድርጉ እንደሚታከሙ እንዴት አድርገን መድሃኒት እንደምንሰጣቸው እንዲሁም ደግሞ ስለ እንስሳት የተያዙ የተለያዩ ነገራቶችን በእነሱ ዙሪያ ስልጠና እወስዳለሁ ማለት ነው። እንዲሁም ደግሞ ላብራቶሪ ውስጥ ገብተን እንዴት አድርገን ለአርባ ከኤግ እንደምንለይ በማይክሮስኮፕ በማየት በአጉሊ መነፀር በማየት እንትኖችን እንቆላሉን ላርባውን እና ደግሞ እንዲሁም ደግሞ ዋናው የሆነውን ጥገኛ የሆነውን ህዋሳት እንመለከታለን ማለት ነው። የተለያዩ ኬሚካሎች በማድረግ በማቅለጥ ምን በማለት የተለያዩ ነገራቶች በማድረግ የተለያዩ ፎርማሊኖችን በመጨመር እያቆየን ምን እያለ እንሰራለን ማለት ነው። እና ስራችን ያ ነው ብዬ አስባለሁ ማለት ነው። እና ስልጠና በደንብ እወስዳለሁ እንዲሁም ደግሞ የኳስ ስልጠና ደግሞ እወስዳለሁ። ኳስ እንዴት አድርጌ መጫወት እንዳለብኝ እንዴት አድርጌ እንደማቃብል እንዴት አድርጌ ፓስ እንዴት አድርጌ እንደማቃብል ሁሉን እንደ ሎንግ ፓስ እንዴት አድርጌ እንደምመታ እንዲሁም ደግሞ እንዴት አድርጌ እንደማስቆጥር ኳስ እንዴት እንደምቆጣጥር ኳስ እንዴት አድርጌ እየገፋው ወደ ጎል እንደምህድ ወደፊት እንደምህድ እንዲሁም ደግሞ ኳስ እንዴት አድርጌ እንደምከላከል። በእነዚህ ዙሪያ ስልጣን እወስዳለሁ ማለት ነው። እንዲሁም ደግሞ ሲቀጥል በኮምፒውተር ስልጠና እወስዳለሁ እንዴት አድርጌ ኪፖርድ መጠቀም እንዳለብኝ እንዴት አድርጌ እንደምጽፍ እንዴት አድርጌ አማርኛ እንደምጽፍ እንግሊዘኛ እንግሊዘኛ እንዴት አድርጌ እንደምጽፍ እንዲሁም ደግሞ የተለያዩ ነገራቶችን በኮምፒውተር እንዴት ኮፒ እንደማረግ እንዴት አድርጌ እንደማስተላልፍ ፋይል እንደማስተላለፍ ጎግል ደግሞ እንዴት አድርጌ እንደምትጠቀም የተለያዩ ዌብሳይቶች እንዴት አድርጌ እንደምጠቀም እነዚህን ሁሉ ነገራቶችን ለመጠቀም ስል ስልጠን እወስዳለሁ ማለት ነው። ሲቀጥል ደሞ የቋንቋ ስልጠን እወስዳለሁ የአረበኛ ቋንቋ ስልጠና እወስዳለሁ ማለት ነው። እንዴት አድርጌ እንደምግባባ ከሰው ጋር እንዴት አድርጌ ሁሉን ነገር በአረብኛ መጠየቅ እንደምችል ማንበብ እንደምችል መጻፍ እንድችል ለእነዚህ ሁሉ ነገራቶች ስልጠና እወስዳለሁ ማለት ነው። እና በተለያዩ ነገራቶች እኔ ስልጠና እየወሰድኩ ነው ያለ ማለት ነው። ሲቀጥል ደግሞ ስልጠና የምወስድበት ነገር ምንድነው? እኔ አሁን ላይ ወደፊት ላለኝ ማንነት ከአሁኑ ስልጠና እወስዳለሁ ማለት ነው። ወደፊት ምን አይነት ሰው መሆን አለብኝ ምን አይነት የተከበረ ሰው መሆን አለብኝ። ስራ በምይዝበት ሰዓት ስራዬን እንዴት አድርጌ መስራት እንዳለብኝ በአእምሮዬ ብቁ ለመሆን እንዲሁም ደግሞ በአስተሳሰብ የንቁ ለመሆን ስልጠና ከአሁኑ እየወሰድኩ ነው ማለት ነው። ወደፊት ማንነቴን የሚቀር የሚቀርጸውን ማንነቴን ስልጠና እወስዳለሁ ማለት ነው። እና በብዙ ነገራቶች እኔ ስልጠና እወስዳለሁ ብዬ አስባለሁ። ሲቀጥል ደግሞ እኔ ስልጠና የምወስድበት ለምሳሌ የቤት እቃዎችን እንዴት አድርጌ ማስተዳደር እንደምችል ስራ ላይ እንዴት ብዬ ጎበዝ እንደምሆን ገንዘብ እንዴት አድርጌ እንደማገኝ ወደፊት ገንዘብ እንዴት አድርጌ ማጣራቀም እንደምችልና ትዳር መስርቼ መኖር እንዴት አድርጌ መኖር እንዳለብኝ ልጆቼ እንዴት አድርጌ ማስተዳደር እንዳለብኝ ከአባቴ ስልጣን እወስዳለሁ ማለት ነው። አንዱ አባቴ ነው ይሄን ነገር የሚያሰለጥነኝ ይሄን ነገር የሚነግረኝ ማለት ነው። ሲቀጥል ደግሞ ከእናቴ የተለያዩ ነገራቶችን ስልጠና እወስዳለሁ ማለት ነው። ምክንያቱም ጥሩም ሚስት ማለት ጥሩ የቤት ብርሃን መሆኗ የጎጆ ብርሃን መሆኗን ከእሷ አማራለሁ ማለት ነው። ስልጠናው እወስዳለሁ ምን አይነት ሚስት ማግባት እንዳለብኝ እንደ እናቴ አይነት ሚስት ማግባት እንዳለብኝ ከእናቴ ስልጣን ስልጣን የስልጣን እወስዳለሁ ማለት ነው። እና በዚህ አይነት መልኩ ከብዙ ሰዎችን እኔ ስልጠን እወስደለሁ ማለት ነው። ከአካባቢው ስልጠና እወስደለሁ እና ስልጠና የሚባለው ነገር ትልቅ ነገር ነውና ስልጠና ከለለ የሆነን ነገር ቀደም ብላችሁ መረዳት እውቀት አይኖራችሁም ማለት ነው። እንደዛ ከሌላችሁ ደግሞ ከሰው በታች ትሆናላችሁ እና ስልጣን እወስዳለሁ ለማለት ነው። አመሰግናለሁ።

በስራ ላይ ችግሮችን ትፈታለህ? እኔን እንኳን አዎ በእንደዚህ አይነት ጉዳይ ላይ የተካንኩ ነኝ በስራ ላይ ብዙ ችግሮችን እፈታለሁ የሚያጋጥሙ ችግሮች ሊኖሩ ይችላሉ። አለመግባባቶች ሊኖሩ ይችላሉ እንዲሁም ደግሞ የኢኮኖሚ መውረድ ሊኖር ይችላል ማለት ነው ኪሳራ ሊኖር ይችላል። ያ ኪሳራ በሚኖርበት ሰዓት እኔ ከተለያዩ ባለረቦቼ ጋር ቁጭ ብዬ የተለያዩት እንዴት ይሄ ኪሳራ ሊከሰት እንደቻለ? መፍትሄውስ ምን እንደሆነ ከባልደረቦቼ ሀሳብ እወስዳለሁ ማለት ነው። እንዲሁም ደግሞ የመሰለኝን ሀሳብ ከራሴ ለእነሱ በማጋራት ሀሳብ እንፈልጋለን መፍትሄ እንፈልጋለን ማለት ነው። እና ለዛ ችግር መፍትሄ አበጅተን ያን ችግር ለመቅረፍ እንሞክራለን ማለት ነው። አብዛኛው ጊዜ ተሳክቶልናል ብዬ አስባለሁ የተለያዩ ችግሮችን በአንድ ላይ በመሆን ቀርፈናችኋል ድርጅቱም ደግሞ እንዲያድግ እና ወደፊት እንዲበለጽግ አድርገናል ማለት ነው። ሲቀጥል ደግሞ አንዳንድ ጊዜ በድርጅቱ የሆነ የሚያጋጥም የሆነ የሚጨበረብር በድርጅቱ መልኩ ተደርጎ የሚጨበረብር ብዙ ገንዘቦች አሉ ማለት ነው። እነዛ ገንዘቦች እንዴት አድርገን መቆጣጠር እንዳለብን ያ ችግር ሳይፈጠር በፊት እንዴት አድርግ ልናቆመው እንደምንችል እንወያያለን ማለት ነው። ከሰራ ባልደረቦቼ ጋር ማለት ነው እና ገንዘብ ተቆጣጣሪ ጸሐፊ የተለያዩ ንብረቶችን ተቆጣጣሪ አድርገን እንሰይማለን ማለት ነው። ከባልደረቦቼ ጋር ማለት ነው እና እያንዳንዳቸውን ችግራቸውን እኔ ሰብስቤ እጠይቃቸዋለሁ ማለት ነው። እንዲሁም ደግሞ የኔ ችግር ካለ እነሱ ይነግሩኛል ማለት ነው። እና ሁሉን ነገር በውይይት እንፈታለን ከባልደረቦቼ ጋር ሆኜ ማለት ነው። እና እንደዚህ አይነት እንደዚህ አይነት ነገር ላይ እኔ የተካንኩኝ ብዬ አስባለሁ ማለት ነው። እና ችግሮችን እፈታለሁ። እንዲሁም ደግሞ በስራ ስንል ደግሞ የቤት ስራ ሊሆን ይችላል የቤት ስራ ውስጥ ደግሞ ቤት ውስጥ ለምሳሌ የተለያዩ ጠብ ሊኖር ይችላል። ማህበራዊ ጠብ ሊኖር ይችላል በእናት በአባት በልጆች መካከል በወንድማቾች መካከል በእህት አማቾች መካከል በወንድምና በእህት መካከል ጥብ የተለያየ ጥብ ሊኖር ይችላል ማለት ነው። ያን ጥብ እንዴት እንደምንፈታው? ቁጭ ብለን እየተወያየነ መፍትሄ ለመፈለግ ችግሩ ምን እንደሆነ? ችግሩን ደግሞ ያን ችግር ደግሞ ምን አይነት መፍትሄ ሊሰጠው እንደሚችል አብረን ቁጭ ብለን ተዋይተን እንወስናለን ማለት ነው። እና እኔ ብዙ ችግሮችን የመፍታት አቅም አለኝ። እንዲሁም ደግሞ ሲቀጥል የኔ አባት እናት ችግሮችን የመፍታት አቅም አላቸው ብዬ አስባለሁ አባቴ የተለያየ ችግር በሚያጋጥመው ሰዓት መፍትሄ ፍለጋ ነው የሚሮጠው እንጂ ማዘን መተክዝ አያውቅም ማለት ነው። እናቴ ነው አብዛኛው ጊዜ ልትተክዝ ልታዝን የምትችል እኔ ደግሞ የነሱ ልጅ ሆኜ በደንብ አድርጌ ለዛ ነገር መፍትሄ ከእነሱ ጋር በመወያየት በመወያየት መፍትሄ ለመፈለግ እሞክራለሁ ማለት ነው። እና እኔ በስራ ላይ ችግር ፈቺ ነኝ። እኔ ችግር እፈታለሁ ካለ ቀጥሎ እኔ ችግር ለመፍታት ቆርጨም የተነሳው ነኝ። መፍትሄ ለማበጀት ቆርጬ የተነሳው አይነት ሰው ነኝ ማለት ነው። እና ችግር ለመፍታት ነው የምሯሯጠው እኔ ችግርም መፍታት አለብንና ችግር ችግር የማይፈታው ጭቅጭቅ ሲበዛ ነው ማለት ነው። ጭቅጭቅ ሲበዛ ችግር መፍታት አለባችሁ። ከመጨቃጨቅ ይልቅ ማድረግ ያለብን ምንድነው ችግሮችን ለመፍታት መፍትሄ ፍለጋ ብቻና ብቻ መሆን አለበት። እንደዛ ካልሆነ ያ ጭቅጭቅ እየባሰ እየባሰ መጥቶ ወደ ሌላ ነገር ወደ ባሰ ነገር ሊከተን ስለሚችል ማለት ነው። እና ሁልጊዜ አንድ ነገር በሚከሰትበት ሰዓት ችግሩን ከመየት ይልቅ መፍትሄውን መፈለግ እና ወደ መፍትሄው መጓዝ ይሻላል ብዬ አስባለሁ ማለት ነው። አንዳንድ ሰዎች የሆነ ነገር የሆነ ችግር ሲያጋጥማቸው ምንድነው የሚያደርጉ? ሁሌ ተቀምጠው ትካዜ ብቻ መጨናነቅ ብቻ እንደዛ እንደይሆን እንደዛ ከመሆኑ በፊት ምንድነው ማድረግ ያለባቸው ካልን ወደ መፍትሄው መሮጥ። ለአባት ወይም ደግሞ ለእናት መደወል ለወንድም ለጓደኛ መደወል እነሱ መፍትሄ ካላቸው እነሱን መጠየቅ መፍትሄ እንዲረዱና መፍትሄ እንዲሰጡና እነሱን መጠየቅ ነው። እንጂ የሚሻል ማዘን መተከዝ ማልቀስ መጮህ እንዲሁም ደግሞ መሳደብ መደባደብ ይሄ ነገር ጥሩ አይደለም ብዬ አስባለሁ ማለት ነው። እና ንዴታችንን ልንቋቋም ይገባል ማለት ነው። ችግሮችን መፍታት አለብን በስራም ሊሆን ይችላል። በተለያዩ ነገራቶች ችግር ሲያጋጥመን ያን ችግር ለመፍታት መሮጥ ነው እንጂ ያለብን እና የተለያዩ ውሳኔዎችን መወሰን የለብንም ብዬ አምናለሁ። አመሰግናለሁ

መተግበሪያዎችን ታወርዳለህ አዎ የተለያዩ መተግበሪያዎችን አወርዳለሁ ለምሳሌ አፕሊኬሽኖች አይነት ለምሳሌ ቴሌግራም ሊሆን ይችላል እንዲሁም ደግሞ ኢሞ ዋስአፕ ሊሆን ይችላል። ፌስቡክ ሊሆን ይችላል ኢንስታግራም አሉኝ የተለያዩ መተግበሪያዎች አሉኝ ማለት ነው እነሱም መተግበሪያዎች ለተለያየ አላማ እጠቀማቸዋለሁ ማለት ነው። ለምሳሌ ኢሞን ለቪዲዮ እኮ ልጠቀምበታለሁ ስልክ ለመደወል ውጭ ሀገር ላሉ እናቴም አባቴም እንዲሁም ደግሞ ዘመዶቼ ጓደኞቼ ወንድሞቼ በኢሞ እየተደዋወልን እንገናኛለን ማለት ነው። ሲቀጥል ደግሞ ዋትሳፕም ደግሞ እንዲሁ የተለያዩ ነገራቶችን ፎቶን ለመላክ ሊሆን ይችላል እንደውም ደግሞ መረጃዎችን ለመላክ እጠቀምበታለሁ ማለት ነው። እንደውም ደግሞ ስልክም ደግሞ ለመደወል እጠቀምበታለሁ ዋትሳፕን ማለት ነው። ሲቀጥል ደግሞ ቴሌግራምን ደግሞ የምትጠቀምበት መረጃዎችን ለማንበብ አዳዲስ ዜናዎችን ለማንበብ የሰው ፕሮፋይልን ለማየት ለምሳሌ ከጓደኛ ጋር ለማውራት ሊሆን ይችላል እና የተለያዩ ነገራቶችን በቴሌግራም አደርጋለሁ ማለት ነው። ሲቀጥል ደግሞ መተግበሪያ ሌላ ሌላ መተግበሪያ የተለያዩ መተግበሪያ እጠቀማለሁ ከዛ ውስጥ አንዱ ስልክ ነው ለምሳሌ የስልክ ነው። ስልክን ለምሳሌ የስልክ መተግበሪያን ኮልን መተግበሪያ ምን አደርጋለሁ ለተለያየ ሰው እደውላለሁ ማለት ነው። ሀገር ውስጥ ላለ ጓደኛዬ እናቴ አባቴ ሊሆን ይችላል በስልክ ነው እየደወልኩኝ የማገኛቸው ማለት ነው። ሲቀጥል ደግሞ ከስልክ ውጪ ኮንታክት አለኝ እነዛ ኮንታክት ምንድነው? ልደውልለት የፈለኩትን ሰው ኮንታክቴ ምዝገቤ ውስጥ ማስቀመጥ ማለት ነው አስቀምጥበታለሁ በዛ አፕሊኬሽን ውስጥ ማለት ነው። ሲቀጥል ደግሞ የምትጠቀምበት ሌላ ካሜራ ነው። ካሜራ ደግሞ የምትጠቀምበት እንዲሁ ፎቶ ለማንሳት ሊሆን ይችላል መልኬን ፊቴን ምን እንደሚመስል ፎቶዎችን ከጓደኞቼ ጋር እንዲሁም ከዘመዶቼ ጋር ከቤተሰቦቼ ጋር ፎቶ ለመነሳት ስፈልግ ካሜራ ውስጥ ገብቼ ፎቶ አነሳለሁ ማለት ነው። እንዲሁም ደግሞ ቪዲዮዎችን ለምሳሌ የተመህርት ቪዲዮዎችን ሊሆን ይችላል የተለያዩ ቁም ነገር አዘል ቪዲዮዎችን ሊሆን ይችላል የተለያዩ ኢንተርቪዎችን ቀረጻዎችን ሊሆን ይችላል እና በካሜራ ነው ገብቼ ቪዲዮ በማብራት የምጠቀመው ማለት ነው። እና ብዙ ጥቅም አለው እኔ የምጠቀምበት መተግበሪያ ማለት ነው። ሲቀጥል ደግሞ ሌላ መተግበሪያ የምጠቀመው ምንድነው? ካላችሁኝ እዛ ውስጥ የምትጠቀመው መተግበሪያ አንዱ ምንድነው? እንትን ነው ለምሳሌ ፌስቡክ ነው ፌስቡክ የተለያዩ መረጃዎችን አገኝበታለሁ ትኩስ ትኩስ የሆኑ መረጃዎችን በፌስቡክ ነው የማገኘው ማለት ነው። ለምሳሌ ሀገር ላይ የሚሆኑ ዜናዎችን ውጭ ሀገር የሚከሰቱ ዜናዎችን በፌስቡክ እከታተላለሁ ማለት ነው። እንዲሁም ደግሞ የኔን ፎቶዎች ለመልቀቅ እንዲሁም የተለያዩ ነገራቶችን ለማድረግ ፌስቡክን እጠቀማለሁ ማለት ነው። እንዲሁም ከፌስቡክ ውጪ ደግሞ ትዊተርን እጠቀማለሁ ትዊተር ደግሞ አካውንት ውስጥ የምትጠቀመው አለም ላይ እያሉ አለም አቀፍ መረጃዎችን ለማግኘት ይረዳኛል ማለት ነው። ለምሳሌ የአሜሪካ የምታደርገው ማንኛውንም መረጃ በትዊተር አገኛለሁ ማለት ነው። በትዊተር አፕሊኬሽን እና እንደዚህ እንደዚህ አይነት መረጃዎች ጥቅም አላቸው። እነዛን ጥቅሞች ደግሞ የምናገኛቸው መተግበሪያ ስናወርድ ነው ማለት ነው። እና ብዙ አይነት መተግበሪያዎችን አውርድን ብዙ አይነት ነገር ማድረግ እንችላለን ማለት ነው። የተለያዩ ስራዎችን በቀላሉ በስልካችን ማከናወን እንችላለን ማለት ነው። ሁሉም መተግበሪያም የተለያየ የሆነ የስራ ድርሻ አሉ። እኛ የምንፈልገውን የስራ አይነት የፈለግነውን ስራ በዛ መተግበሪያ መጠቀም እንችላለን ማለት ነው። እና ይሄ ነው ስለ መተግበሪያ ያለኝ ሀሳብ። እና መተግበሪያዎች አሉኝ ብዙ ስልኮች መተግበሪያ ውስጥ ስልኬ ውስጥ አለ ማለት ነው። ብዙ መተግበሪያዎች ስልኬ ውስጥ አሉ። መተግበሪያዎችን ታወርዳለህ አዎ አወርዳለሁ። ከሲስተም አፕሊኬሽን ከሲስተም መተግበሪያ ውጪ ሌላ መተግበሪያዎችን ፕሌይ ስቶርስ በመግባት ፕሌስ ቶርስ ፕሌስ ቶርስ በመግባት አወርደለሁ ማለት ነው። እና በዚህ መልኩ እጠቀምባቸዋለሁ ማለት ነው። አመሰግናለሁ

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት በብዛት ኳስ ነው ኳስ ጨዋታ በጣም እወዳለሁ ማለት ነው። በስልክ እከታተላለሁ ዲኤስቲቢ አለና። ላሊጋም ሊሆን ይችላል እንዲሁም ደግሞ የፕሪሚየር ሊግ ሊሆን ይችላል የጣሊያን ሊግ ሊሆን ይችላል እንዲሁም ደግሞ የተለያዩ የአውሮፓ ሊጎች ሊሆን ይችላሉ። እና እሱን መመልከት በጣም ደስ ይለኛል ኳስ ማለት ከልጅነት የጀመረው ስመለከተው የነበረ የሚያምር ለጭንቅላት አዝናኝ የሆነ ሰውነትን የሚያዝናና አእምሮን እረፍት የሚሰጥ አይነት የኳስ አይነት ነው። የሚያነቃቃ የሆነ ደስታን የሚጭር የሆነ ልባችንን በደስታ እንዲሁም ደግሞ በጉጉት ከፍ እና ዝቅ የሚያደርግ የሆነ የኳስ የስፖርት አይነት ነው ማለት ነው። እና የስፖርት አይነት ነው በጣም ነው የምወደው ደስ የሚል የስፖርት አይነት ነው። ኳስ ተወዳጅነት አለው ማለት ነው ኳስን የወደድኩበት ምክንያት ምንድነው? የተለያዩ ተጫዋቾች ስላሉ ማለት ነው ለምሳሌ ሮናልዶ አለ ሜሲ አለ ኔይማር ኔማር አለ። እንዲሁም ደግሞ አሁን ላይ ደግሞ ለምሳሌ እና ካርሎስ አሉ እንዲሁም ደግሞ የተለያዩ ሌጀንድ የሆኑ ተጫዋቾች አሉ ማለት ነው በእነሱ ምክንያት ነው እኛ ኳስን እየወደድን ነው የመጣነው ማለት ነው። እና ኳስ በጣም አሪፍ ነገር ነው ሊወደድ የሚችልም የስፖርት አይነት ነው ብዬ አስባለሁ ማለት ነው። ኳስን የማይወድ ሰው ብዙም ሌላ አይነት ጨዋታ ሊወድ አይችልም ማለት ነው። ባስኬትቦል የሚወድ አለ ለምሳሌ ቮሊቮል የሚወድ የእጅ ኳስ የቅርጫት ኳስ የሚወድ አለ ማለት ነው። እና በዚህ መልኩ የተለያየ ማህበረሰብ የተለያየ ስፖርት አይነት ሊወድ ይችላል ማለት ነው። እኔ የምወደው የስፖርት አይነት ግን አንድና አንድ ነው እሱም ደግሞ ኳስ ነው ማለት ነው። አይታችሁ ከሆነ ኳስ በብዛት አለም ላይ በሰፊው በትልቅ ስክሪን ሆኖ ሚዲያዎች ሁሉ እየዘገቡት እንዲሁም ደግሞ ቢዝነስ ሆኖ የገንዘብ ማግኛ መንገድ። እንዲሁም ደግሞ አገር ከአገር ጋር የሚጣመሩበት የሚስማሙበት የሆነ ፖለቲካል ሊያረጋጋ የሚችል የስፖርት አይነት ነው። በዚህም ምክንያት እኔም የተለያዩ ጥቅሞች ስላሉ እወደዋለሁ ማለት ነው። እኔ እና ኳስን በጣም አድርጌ ነው የምወደው ያው አመሰግናለሁ ማለት ነው። እኔ ስለ ኳስ ያለኝ ነገር ይሄ ነው። ቻው።